እሺ ማሰላሰል ታደርጋለህ ወይ? ማለት ምን ማለት ነው ጥያቄው ግልጽ ነው? እንዴ ማሰላሰል ታደርጋለህ ወይ ማለት ምን ማለት መሰለህ እኔ በደንብ ላብራራልህ። ማሰብ ማሰላሰል ማተናተል ታደርጋለህ ታስባለህ ወይ ማለት ነው። እዚህ ጠቅለል ሲል ጥያቄው ታስባለህ ወይ ማለት ነው። እኔ ወንድምህ ደግሞ አዎ አስባለሁ። እንዴ ባላስብ አይገርምም እንዴ በየሰአቱ እኮ አለማሰብ እኮ ነውር ነው። ምክንያቱም አሁን ያለንበትን ታውቀዋለህ ቴክኖሎጂ እየተራቀቀ ነው እየረቀቀ ነው እየመጠቀ ነው እያደገ ነው የተለወጠ ነው። ያሳስብሃል እንዴ የምታስበው እኮ ፈርተህ አይደለም። ነገር ግን የቴክኖሎጂው ምጥቃት የቴክኖሎጂው ርቀት የቴክኖሎጂው ፍጥነት። እያንዳንዱ ህይወትህ ላይ እኮ ዋጋ እየጨመረብህ ነው የሚሄድህ ለምሳሌ እንዴት አትለኝም? ለምሳሌ በዚህ ቴክኖሎጂ እየተራቀቀና እያደገ ሲመጣ ህይወት ቀለል ይላል ግልጽ ነው። ነገር ግን ደግሞ አንተ መጠቀም መቻል አለብህ ቴክኖሎጂ አንተ ካልተጠቀምክበት። ለመጠቀም ጊዜ ታጠፋለህ ለምሳሌ ስራ ሊኖርህ ይችላል። እሱን ለማወቅ እና ለመጠቀም ደግሞ ጊዜ ታጠፋለህ ስለዚህ ያሳስብሃል። ታስባለህ ለምሳሌ ሌላውን የሚያሳስበን ነገር ልንገርህ አሁን የኑሮ ውድነቱ ያላሳሰበው ሰው አለ ማለት እንችላለን በመላው አለም። በሰባቱ አህጉር በአሜሪካ በአፍሪካ በኢሲያ በአውስትራሊያ በአንታርቲካ ማያሳስበው እስኪ በደቡብ አሜሪካ በሰሜን አሜሪካ እስኪ ማያሳስበው በአውሮፓ እስኪ ማያሳስበውን ልትነግረኝ ትችላለህ? አትነግረኝም ምክንያቱም የለም። ሁሌም ሰው ያስባል ሁሌም ያተናትናል ሁሌም ያሰላስላል። ለምን ኑሮ ከባድ ነው? ጫናው ከባድ ነው። ይሄን ለመቋቋም ሲል ምን ላድርግ? ምን ልስራ? ምን ልዋጥ? ምን ልብላ? ምን በምን ልተኛ? ልጆቼ በምን ይደጉ? ኧረ በእናትህ እንዴ የማያሳስበው ብትነግረኝ ግን በጣም ደስ ይለኝ ነበር። ሁሉም ሰው ያስባል የሚያስበውን በብዙ ነው። ብዙ የሚያሳስብ ነገር አለ በነገራችን ላይ ወንድሜ ለምሳሌ ወደ ራሴ ህይወት ልመልስህ። ልጆች አሉ። ሚስት አለ። እኔ ብቻ ነኝ የምሰራው። የመንግስት ሰራተኛ ነኝ። ስለዚህ አስበው ወጪውን ልንገርህ ተው እንዳይከብድህ። አንተ ታስባለህ ብለህ ጠይቀኝ አንተ ደግሞ ከእኔ በላይ እንደታሰብ እፈራለሁ። ለምንድነው ታውቃለህ? ወጪውን ስነግርህ ሶስት ወር የሚከፈለኝ ደሞዝ አንድ ወር ራሱ አያበቃኝም። ለምን አትለኝም ኑሮ ውድ ነው። ለምሳሌ የሚከፈለኝ የደሞዝ ሃያ አምስት ሺህ ብር? ገብቶሃል አይደል? ወደ ዶላር ቀይሬ ልንገርህ እንዴ አይ እውነትክን ነው። ወደ ዶላር መቀየር መቻል አለበት። በዶላር ለካልተቀየረ ዝም ብሎ እንደው ይሄንን ብር መጥራት ብዙም ደስ አይልም። የሚገርምህ በጣም ትንሽ ብር ነው ብዙ ብር እንዳይመስለህ። ብዙ ብር እንዳይመስልህ። በወር ስንት እንደሆነ ታውቃለህ? ኧረ ተው ኧረ ተው። እንዳትፈራ በእናትህ ሁለት መቶ ሃምሳ ዶላር። አየኸው አይደል? በጣም ከባድ ነው። ሁለት መቶ ሃምሳ ዶላር በምን በወር? አይገርምም በጣም ያሳዝናል እኮ በጣም ነው የሚያሳዝነው። ሁለት መቶ ሃምሳ ዶላር በወር። አይደርስም አሁን ባለው የገበያው ቅያሪ አይደርስም። እንደው ግን ሁለት መቶ ሃምሳ ዶላር ተከፍሎኝ ስኖር ኧረ በስመአም። ወጪውን አትችለው። በቃ የቤት አስቤዛ ራሱ ገዝቶ መምጣት አይችል ብሩ። ተጨማሪ ልብስ መቀየር አትችል። በዚህ የተነሳ አስባለሁ አስባለሁ። ምን ብዬ ተጨማሪ ስራ እንዴት መስራት እንዳለብኝ። ተጨማሪ ገቢ እንዴት ማግኘት እንዳለብኝ ገቢ እንዴት ማሳደግ እንዳለብኝ። እንደዚህ በሙሉ ያሳስቡኛል አይገርምም? እነዚህ በሙሉ ያሳስቡኛል። ኑሮ ያሳስብሃል? ጤና ጉዳይ ያሳስብሃል? እግዚአብሔር ጠብቆን ነው እንጂ አሁን በዚህ የኑሮ ውድነት አንዲት የጤና ክልብ ብትገጥመን ነው በስመአም። ወርደን ወርደን እመሬት ነው ምንዘፈዘፍ አልኩ ምንዘፈዘፍ። ስለዚህ ማሰላሰል እንድናሰላስል የሚያደርጉ ነገሮች ናቸው። እንጂ ምን የሚያሰላስሉ ሌላማ ምን የሚያሰላስል ነገር ከሌለ ምን ልናሰላስል ፈታ ዘና አንልም እንዴ? ስለዚህ ታሰላስላለህ ወይ ተብሎ ለተጠየቀው ጥያቄ አዎ አሰላስላለሁ ማሰላሰል እችልበታለሁ። ለመኖር ስል ለነበረን ጊዜ ከልብ አመሰግናለሁ። ቻው

እሺ የሸክላ እቃዎችን ትጠቀማለህ ወይ ነው ጥያቄው መልሱ ምን እንደሆነ ታውቃለህ? አዎ እጠቀማለሁ። የሸክላ እቃዎችን ለምን ለምን ትጠቀማለህ ብለህ ደግመህ አትጠይቀኝም? እኔ ደግሞ ለምን ለምን እንደምጠቀም እዘረዝርልሃለው ማለት ነው። እንግዲህ የሸክላ እቃዎች። በብዙ መንገድ ይመረታሉ ይሰራሉ እንዲሁም ደግሞ ለተለያየ አገልግሎት ይውላሉ ማለት ነው። እንግዲህ እንደሚታወቀው በፊት ከተወሰነ ጊዜ ከአስር አመት በፊት ወይም ከሃያ አመት በፊት። እነዚህ የፕላስቲክ ወይም ደግሞ የሚለጠጡ ነገሮች ከመምጣታቸው በፊት። አብዛኛውን ከመጀመሪያው እስከ መጨረሻው ድረስ መጠጫ ሁሉ የሸክላ እቃ ነው። ውሃ ማምጫ ሁሉ የሸክላ አቃ ነው። ወጥ መስሪያ የሸክላ አቃ ነው ዱጬት ማስቀመጫ የሸክላ አቃ ነው ጠላ መጥመቂያ የሸክላ እቃ ነው። ያልሆነውም ብትጠይቀኝ አይሻልህም? የሸክላ እቃ ሁሉ ነገር ነው። ነገር ግን አሁን ምን አለ ለምሳሌ። ትልቅ በርሚል ከፈለክ የብረት በርሜል ወይም የጎርማ በርሜል ትገዛለህ ነገር ግን ምንድነው ጋን የሚባል ነገር ነበር ጋን ታውቃለህ? ጋን የሚባል ነበረ ምንድን ነው አትለኝም? ጋን ማለት ከሸክላ የተሰራ በጣም ትልቅዬ ልክ ዛሬ በርሜል መያዣ ምችለውን ነገር መያዝ የሚችል ማለት ነው። ጋን ማለት። ስለዚህ በዚያ ጋን አማካኝነት ቢፈልጉ ጠላ ይጠምቁበታል ቢፈልጉ ዱጬት ያስቀምጡበታል ቢፈልጉት ያስቀምጡበታል። ስለዚህ ጋን ማለት በዚህ አርክሰን ተገበት የቆየው። እንዲህ ወደ ጥያቄ ልመለስ ለምን መሰለህ በጣም ይራዘማል ነገሩ። ሸክላ እቃዎች ትጠቀማለህ ለተባለው ነገር አዎ እጠቀማለሁ ነው መልሱ። እንዴት አትለኝም? ሽክላ እቃዎችን ለመጠቀም በጣም ጥቅማቸው ነው እኔ ደስ የሚለኝ ምጠቀምባችሁ ለምን እንደሆነ ጥቅማቸው አሪፍ ነው። መጠቀም ያስፈልጋል አንተ ራሱ ተጠቀምባችሁ። ለምን ለምን ምንድነው ከሌላው በምን ለምሳሌ ብረት ድስት የብረት ድስትን እንውሰደው። እና የወጭት የሸክላ እቃ ሚባለው ወጭት ይባላል ታውቃለህ ወጭት? ወጨትና የብረት ድስት የተሰራ ወጥ በፍጹም አይገናኝም እንዳታስቡ አይገናኝም። ጥፍጥናው ብትል አበሳሰሉ ብትል እንዴ በፍጹም ሊገናኙ አይችልም። የሸክላ እቃ ከሆነ አንደኛ የሚበስል ቀስ ብሎ ነው። ሁለተኛ አበሳሰሩ ወንድሜ ንክክ ሙክክ ያለ ነው። ሶስተኛ ሸክላ እቃ ምንም አይነት ነገር ወደ ለምሳሌ ብረት ድስት በማንኪያ ብትጨልፈው እንደሞቀ ማለት ነው። የብረቱን ግጣጭ ቆርሰህ ወጥ ጋር ልጨምረው ትችላለህ። ስለዚህ የብረቱ ፍቅፋቂና ብናይ ከወጡ ጋር እየተቀላቀለ ወይም ደግሞ ከ ምንድነው ሚባለው ይሄ? ከምትሰራው ወጥ ጋር እየተቀላቀለ ወይም ከምትሰራው ምግብ ጋር እየተቀላቀለ ወደ ሆድህ ይገባል ይሄ ደግሞ ለበሽታ ያጋልጥሃል። ስለዚህ የሸክላ እቃዎችን መጠቀም ግን እነዚህ ነገሮች ሁሉ ያስወግድልሃል። ሁለተኛ ደግሞ የህብረት ድስት ስታበስልበት ቶሎ ይመስልሃል። የመብሰሉ ግን ጥግ ግን አይታወቅም። ቶሎ ፍልክ ፍልክ ፍልክ ይላል። ከዛ በኋላ ቶሎ ከበሰለ በኋላ ደግሞ ምርሱ ቶሎ ይበርዳል። ስለዚህ በትክክል አይበስልልህም። ፈጣን ነው። የሽክላ እቃ ከሆነ ምን ያደርግ አድርጎ ይዞ ድቅቅ አድርጎ ሙክክ አድርጎ አብስሎ ነው ሚሰጥህ ውይ በሸክላ እቃ መስራት አትጠይቀኝ ነው የምልህ በጣም ደስ ነው የሚለው። ሌላኛው በሽክላ እቃ የተጠመቀ ጠላና። በጎም ወይም ብርቲ የተጠመቀ ጠላ አይገናኝም አልኩህ አይገናኝም። ምክንያቱም በባህሪው በሽክላ እቃ እኮ ማለት ነው። አንዳንድ እቃ ለምሳሌ አሁን ድፍድፍ ሊሆን ይችላል መጣጣ ሊሆን ይችላል። ሶስት አመት አራት አመት ይቀመጣል ለምሳሌ መጣጣል ስድስት ሰባት አመት ይቀመጣል ለስልፍ ደግሞ ሃያ አመት ይቀመጥልሃል። ምክንያቱም የሸክላ እቃ። እንደው ጥሩ ቋንቋ ልንገርህ የሸክላ ቀን። የተመጣጠነ አየር በመስጠት ያልሞቀ ያልቀዘቀዘ ገብቶሃል አይደል? የተመጣጠነ አየር ላስቀምጠው እቃ ስለሚሰጠው። በቃ የፈለከውን ግዜ መቀመጥ ይችላል ፍሪጅ በለው ፍሪጅ። ይሄ እንትኑ ነጥቡ የቀነሰ ፍሪጅ የለም ልክ እንደዛ በለው። አያበላሽም አያነቅዝም። ምንም ነገር አያደርግብህ ስለዚህያ ያስቀመጥከው እውቀት ባለበት ታገኘዋለህ። የተመጣጠነ የአየር ንብረት ያለው ብሎ ሸክላ እቃ ማለት ነው። መሬት ታውቃለህ አይደል? ሸክላ እቃ ብዙ ጊዜ የሚሰራው። የሸክላ እቃ ብዙ ብዙ ጊዜ ሚሰራው ማለት ነው። ከአፈር ስለሆነ በቃ እንዴት እንደሚያምር። ሌላ ደግሞ ድሮ ዘመን ለመጠጫው ምንጠቀምበት አሽፋት ወይም ጥጎ ይባላል። በዚያ ጠላ ስትጠጣ ነው በስመአብ ጠላው ራሱ ስትጠጣው ደስ ነው የሚልህ እና። እኔ ሸክላ እቃዎችን እጠቀማለሁ ለጠየቀኝ ጥያቄም ከልብ አምስግናለሁ። ሳፋ በዋፌ የተሻለ መልሶችን እንደመለሱልህ ተስታ አደርጋለሁ ለነበረ ጊዜ ከልብ እመሰግናለሁ ቻው።

እሺ ብስክሌት ትጋልባለህ ወይ ነው ሚለው ጥያቄው እንግዲህ በነገራችን ላይ ከልብ መጀመሪያ ከለ ስለ ጥያቄዎቹ ከልብ አመሰግናለሁ ምክንያቱም ብስክሌት ትጋልባለህ ወይ ለተባለው ነገር አዎ እጋልባለሁ ነው ምክንያቱም አንደኛ በጣም ልጅ እያለሁ ነው ብስክሬት የለመድኩት እና ብስክሬት መጋለል በጣም ደስ ይለኛል ያዝናናኛል ስለሚያዝናናኝ የመጋለብ እወዳለሁ መጋለብም ደግሞ እችላለሁኝ ነው ሌላኛው ነገር ምንድነው ለምንድነው ለምሳሌ ብስክሌት ምጋልበው ለምን እዝ ብለን ለመዝናናት ነው ወይስለስራ ብለህ ካልከኝ ለሁለቱም ነው ለመዝናናትምጋልባለው ምክንያቱም አንዳንዴ ፈታ ትላለች ታቃለህ አደል ብስሌት ደግሞ ያው ጉልበት ይጠይቃል የእግድ እንቅስቃሴ በጣም በጣም ፈታ ዘና እንዲል ከፈለክ ብስክሬት መጋለብ በጣም ደስ ይላል ያው የሞተር ብስክሌት አይደለም ምጋልበውነገር ያለው አይደል ብስክሌት ማለት በእጅ የየጅ በጅ ተይዛ እ በእግር እየተገፍች የምቴደው በእግር የተሽከረከረች በሱ የተገላበጠ ጀሩ እየተገላበጠ በሚገባ ስብስክሌት ነው ምን መጋልበው ድሮም የለመድኩት እንደዚህ አይነት ብስክሌት ነው አሁን የመጡ የሞተር ብስክሌቶችን አይደለም የማወራህ። ስለዚህ የእጅ ብስክሌት ወይም ደግሞ በእጅ በጉልበት ምትገፋዋን ብስክሌት ነው የምችላት እና እሷን መጋለብ ደግሞ በጣም ነው የምወደው፣ ደስ ይለኛል። በማድረጌም በጣም አዝናናለሁኝ። ሌላኛው እንደዚህ አይነት ብስክሌቶች ውስጥ ያለው ታውቃለህ ምን እንደሚያስደስትህ በተለይ ሀይለኛ የሆነ አየር በቃ ውስጥ በጣም እንዲተነፍስ ያግዝሃል፣ ፈታ ዘና እንድትል ያግዝሃል፣ እንድትዝናና ያግዝሃል፣ እንደገና ደግሞ በጣም ይቅርታ እንግዲህ እያሰለኝ ስለሆነ ነው። ስለዚህ እንደዚህ አይነት ለምሳሌ ጉንፋን ምናምን ይዞህ ከተቸገርክ ተቸገርን ማለት ትችላለህ ብስክሌት መጋለብ ትችላለህ በቃ። ትጋልባለህ እዛ ውልቅ ነው የሚል በቃ አስተንትኖህ አስተንትኖህ አወጦ ነው የሚጥልልህ ውልቅ ነው የሚልልህ በቃ በጣም ያስተነትንሃል፣ በጣም ይደክምሃል ሰውነትህ የመተንፈሻ አቅሙ በጣም ነው የሚጨምረው በቃ ይወጠራል አልኩህ በቃ ከላይ ከላይ ትተነፍሳለህ በዛ የተነሳ ለጤና የሚሰጠው ጥቅም ብታይ ቁጥር ስፍራ የለውም። ልቁጥር ስፍራ የለውም ለጤና ከፍተኛ የሆነ ጠቀሜታ ነው ያለው እና በዚህ የተነሳ ለጤና ካለው ጥቅም አንፃር እጋልባለሁ ነው። በሁለተኛ ደረጃ ብስክሌት ምጋልበው ያው እንዳልኩት ቅድም ለማ ለማንሳት ሞክሪያለሁ ለመዝናናት ነው። ለምሳሌ አስፋልት ላይ ወክ ስታደርግ ታውቃለህ አይደል ወክ ማረግ ያው ጥሩ ነው፤ ነገር ግን ብስክሌት መጋለብ ደግሞ የባሰ ጥሩ ነው ማለት ነው። ብስክሌት መጋለብ የባሰ ጥሩ ነው። ፍጥቷነ ደስ ይላል፣ አየር ትገጽፍበታለህ ደስ ይላል፣ ዘና ትልበታለህ፣ እጅህን ለቀህ አኮ ፈታ ትላለህ አኮ በእርግጥ ለአደጋ ሊያጋልጥህ ይችላል ግን ያው ይሄንን ነገር ብዙም ለአደጋ አንዳትጋለጥ ሆነህ ነው የምትነዳው እና በዚያ የተነሳ ፈታ ዘና ስራ ሰውነትህን ዘና ፈታ ስለሚያደርግልህ አእምሮህን ስለሚያነቃቃልህ እና የአእምሮህን የመ የመጠቀም አቅም ይጨምርልሃል በቃ በጣም ነው ስብስብ የምታደርገው። ብስክሌት ስትነዳ አይምሮህ ስብስብ ነው የሚለው አሁን ለምሳሌ በሀዘኔ ሆነ፣ ባተሌ ሆነህ ሀሳብ ተበታትኖ ምናምን ተቸገርህ በቃ ተነስተህ ብስክሌት መንዳት ነው ለምን መሰለህ ሀሳብህን ይሰበስብልሃል በቃ የትኩረት አቅጣጫህን ትኩረቱን ወደ አንድ አቅጣጫ ብቻ እንድታደርግ ነው የሚያደርግህ። ትኩረትን ስብስብ አድርጎ ይዞ ብስክሌት መጋለቧን ብቻ ነው መንገድ መምረጥህን አደጋ እንዳይመርስ ማሰብህን በቃ ኮንሰንትሬት የመሆንህን ሀሳብ የመሰብሰብ እና ሀሳብ የመያዝ አቅሙ እንዲህ ነው ሊባል አይችልም። በጣም ሀይለኛ ነው የሚገርምህ ሀይለኛ ነው ስለዚህ ሀሳብን በዛ ልክ ሰብሰብ አርጎ ለመያዝ ስለሚጠቅመኝ ብስክሌት እጋልባለሁ። ከዚህ በፊትም ጋልቤ አውቃለሁ በመጋለቤም ደስተኛ ነኝ። ተዘናንቼበት አውቃለሁ፣ ፈታ ብዬበት አውቃለሁ ለማለት ነው። ስለዚህ ብስክሌትን በዚህ መልክ ነው የምጋልበው እኔ ለመዝናናትና በዋነኝነት ደግሞ ወደ ስራ ቦታ በዋነኝነት መዝናናት ቅድም አንዳልኩ ሁለተኛ ደግሞ ብስክሌት ስትጋልብ ስፖርታዊ ጠቀሜታ አለው። ሰውነትህ ስፖርት እንዲሰራልህ ከፈለክ በዚህ የአካላዊ እንቅስቃሴ ከማድረጊያ መንገዶች አንዱ ብስክሌት መጋለብ ምክንያቱም ይሄን ግርግር እንቅስቃሴን ቶሎ ስለሚያጠነክርልና ስራ ፈታ ዘና ስለሚያደርግልህ ማለቴ ነው። ስለዚህ ብስክሌት መጋለብ ጥሩ ነው፣ የሚመከር ነው፣ ነገር ግን አደጋ እንዳታደርስብህ ትኩረት አድርጎ በጥንቃቄ መጋለብ ይችላል፤ አኔ ደግሞ መጋለብ አወዳለሁ። "ትጋልባለሁ ወይ?" ተብሎ ለተጠየቀው ጥያቄ አዎ ነው መልሱ። ይሄም ብቻ አይደለም ዘርዘር በተን፣ ፋፌሽ፣ ዘና የሚል መልሶችን የሰጠሁና ያቀረቡልኝ ይመስለኛል። ስለጠየቀኝ ከልብ አመሰግናለሁ ለነበረኝ ጊዜ ደግሞ ከልብ አመሰግናለሁ መልካም ቀን።

ከልጅነትህ የምትዘክረው ነገር አለ ወይ? ነው ግን አልተ አልተደገምም እንዴ ወንድሜ? ተደገመ መሰለኝ ከልጅነህ የምትዘክረው ነገር አለ ወይ? ለተባለው አዎ በልጅነቴ ብዙ ምዘክረው ነገር አለ። የምዘክራቸው ነገሮችን ጊዜ ብዙ ናቸው ማለት ነው። አንደኛው ምዘክረው ነገር የልደት ቀኔን ነው ማለት አዘከረ ማለት አስታወሰ ማለት ነው በነገራችን ላይ ዝክር ነገር ማለት ነገሩን አስታወሰው ሀሳቡን አስታወሰው ጊዜውን አስታወሰ ጊዜውን ነገረ የነበረውን ያሳለፈውን ጊዜ አስታወሰ ማለት ነው ስለዚህ ማዘከር የምትዘክረው ማለት የምታስታውሰው ወይም ደግሞ የምትሰጠው ነገር ማለት ነው ምታዘክር ማለት መስጠት ነው ምሳሌ አሁን ምን አለ መሰለህ ልደትህ ቀን ለምሳሌ አሁን በወር በአመት አንድ ቀን ነው አይደለ ያንን ቀን በየአመቱ አከበረው ማለት ነው አዘከረው ማለት እኮ ነው አስታወስከው የልደጥን ቀን ተናገርክ ልደቴ ይሄ ቀን ነው እያልክ ሁሌ ትነግረናለህ ማለት ነው። ስለዚህ በየአመቱ ሰትረሳ ትመጣለህ ማለት ነው ስለዚህ የልጅነትህ የምትዘክረው ነገር አለ ለተባለ አለ ነው እህ ምንድነው አለ ማለት ማነው አትለኝም ምንድነው እሺ ያለው ብለህ ካልኩኝ የመጀመሪያው ማዘክረው ነገር ልደቴ ነው አልኩህ ገብቶሃል አይደል ሁለተኛው ምንድነው ነው ብለህ አትጠይቀኝም ሁለተኛ የመዛክሩ ነገር የሚስቴ ልደት ቀን ነው የሚስቴ ልደት ቀን እኔ አዘክረዋለሁ ያዘክረዋለሁ። ልደቱን ቀን አከበረ ማለት አዘከረ ማለት ስለሆነ ነው እንግዲህ በጠየከኝ ልክ ነው በነገራችን ይሄ የመለስኩልኝ ያለው በጠየከኝ ልክ ነው ሌላ ነገር እየጨመርኩ አይደለም የጠየከኝ በትክክል ነው የምልሱ ያለው ምክንያቱም እየፈታው ነው እየተነተንኩ ነው እያስረዳው ያለው ስለዚህ ማዘከር ማለት መተንተን ማስታወስ ስለሆነ ማለት ነው ሌላኛው ማዘክረው ነገር ምንድነው በልጅነቴ የምዘክረው ነገር ምንድነው የምዘክረው ነገር ምንድነው የ ሚስቴ ልደት ብያለሁ የራሴ ብያለሁ ሌላኛው የሚያዘክረው ነገር የቤተሰቦችን የልደት ቀንም አስታውሳለሁ አላከብረውም ግን የልደት ቀናቸውን አስታውሳለሁ። ምክንያቱም እነሱን ወደ እነሱ ወደ እኔን ወደ እነሱ ወደ ህይወት ያመጡ እነሱ ስለሆነ ከእግዚአብሔር በታች እንደ ቤተሰቦቼ ትልቅ ነገር ለኔ ማን አለ ፈጣሪዎች አይደሉም እንዴ አይደሉም ናቸው ናቸው ስለዚህ ፈጣሪዎች ስለሆኑ የነሱን ልደት ቀንም ከወንድሞቼና ከእህቶቼ ጋር ሰብሰብ ብለን እናከብረዋለን ወይም እናስታውሰዋለን እና የወላጆችን የልደት ቀንም አስታውሳለሁ ወይም እዘክረዋለሁ ስለዚህ በልጅነቴ የማስታውሰው እና የማደርገው ነገር ይሄ ነው ማለት ነው ሌላኛው በልጅነት የማረሳው ነገር ምንድነው አትለኝም ልጅ እያለው አንደኛ ክፍል እያለው ሰው ጋር ተጣልቼ ማለት ነው የደበደበኝ ዱላ መቼዉም አልረሳም። መቼዉም አልረሳም። መቼዉም አልረሳም የምገድል ነው። ሌለኛው አንድ ቀን ቁርስ ሳልበላ ሄጄ በልጅነቴ እኮ ነው የምለው ት ሰማኛለህ አይደል በልጅነቴ ቁርስ ሳልበላ ሄጄ መንገድ ላይ ዳቦ ገዛሁና ዳቦውን እየበላሁ የት ገባው ብትል ትምህርት ቤት ደረሰኩ ወይኔ ከዛ በኋላ መምህሩ ምን እንዳረገኝ ታቃለህ ዳቦውን በአፌ አስያዘና ማለት ነው ጥቅጥቅ አድርጎ ጉንጭ በጣም እስኪሟላ በጣም አስያዜና ዳቦውን ከዛ በኋላ ምን አለኝ ዳቦ በጉንጩ ዳቦ በጉንጩ ዳቦ በጉንጩ አስባለብኝ። ይሄን መቼም ልረሰው አልችልም። እንዴ ተማሪዎች ሳቁብኝ መምህሩ ሳቀብኝ ዳቦ በጉንጩ ተባልኩ ከዛ በሌላ ቀን ስሜ የሆነው ማለት ነው አንዳንድ ተማሪዎች ምን እንደሚሉ ታውቃለህ መፎገር ሲፈልጉ ማለት ነው እኔን የሆነ መቀለድ ሲፈልጉ ዳቦ በጉንጮ ይሉኛል። አየህ አይደል ይሄ መቼም የማረሰው ነገር ነው ስለዚህ እኔ አሁን የማወራህ አንዱ በትንሽነት እያለሁ ዳቦ በጉንጩ ተብዬ የምትጠራ የነበርኩኝ ልጅ ነበርኩኝ ማለት ነው። እንግዲህ ወንድሜ የጠየከኝ ጥያቄ በጣም በሰፊው የመለስኩልኝ ይመስለኛል ምናልባት ልጨምርልህ እንዴ? በልጅነቴ መዘክር ሌላ ልጨምርልህ በእናትህ ሌላ ልጨምርልህ አንዴ ምን ሆነ መሰለህ የልደት ቀናቸውን እያከበሩ ቼክ ጠብ ጠብ ይደራርጋል ጉንጭ ላይ ግንባር ላይ ምናምን ይቀባ የለ እኔ ደግሞ ይሄን አላውቅም እኔ ደግሞ ይሄን አላውቅም ስለዚህ የሚያከብሩ ሰዎች ጉንጫቸው ጠል ጠል ሲያደርጉ ፊቴን እብስ አላደረኩትም ከዚያ ምን ሆነ ፊቴ በሙሉ ምን ሆነ በኬክ ተቀባ ይሄን መቼዉም አልረሳውም ከዚያ ኬክ በፊቱ እየተባለ ስሜ ይጠራልልሃል እኔ ብዙ ነው በነገራችን ላይ የልጅነት ነገር አይጠገብም የልጅነት ነገር አያልቅም። ብዙ ብልህ ብዙ ባወራ ደስ ይለኛል ነገር ግን ሰዓት ይገደበናል ለነበረን ጊዜ ከልብ እያመሰገንኩ በሌላ ጊዜ ለምጠይቀኝም ከልብ እያመሰገንኩ ቻው እላለሁ ቻው።

እሺ የምታስታውሰው ልዩ በዓል አለ ይላል ጥያቄ አዎ በጣም አለ ብዬ ማለት እችላለሁ። የምታስታውሰው ልዩ በዓል አለህ ወይ ለእኔ ለግሌ ነው አይደል? ኦኬ እሽ ደስ ይለኛል። መልሱ ደግሞ አወ አለ ነው። እና ታዲያ በቃ ይሄን ብለኸኝ በቃ ልትለያይ ነው አታደርገውም። የማስታውሰው ብዙ ልዩ ባአሎች አሉ። ለምሳሌ የማስታውሰው ነው የማረሰው ልዩ በዓል ብዬ የማስበው የተመረኩበት ቀን አይ የዚያ በዓል ቀን በስመአብ በህይወቴ ምን ነገር እንደተጨመረልኝ ታውቃለህ? ብዙ ነገር በተለይ በዩኒቨርሲቲ ውስጥ የነበረውን ፈተና ማለፍን የአየር ንብረቱን መቋቋምን ጓደኛ መልመድን አታውቀውም ሰው ማወቅን። እንዴ ምን ልበልህ? ያው ሁሉ ያው ሁሉ ችግር ያው ሁሉ ፈተና ያው ሁሉ ተግዳሮት አልፈህ። በማታ በብርድ ማጥናት በተለይ ወይኔ ወይኔ ወይኔ እኔ አንዴ ምን ትዝ እንዳለኝ ታውቃለህ? ይህ ባዓል ሲነሳ ፈተና ደርሶብን ስናጠና አድርግ እንቅልፉ በጣም ወጥሮ ከመያዙ የተነሳ ማለት ነው። እና ወደ ዶርም እየሄድን እያለ። የሆነ አሽዋ እየሁ እና ከዚህ አሽዋ ላይ መተኛት ማለት ነው። ወይ ወይ ወይ እንዴት አድርጌ ልንገርህ? ከዚያ አሸዋ ላይ ፋ ብትል ብለህ ተኛ ብሎ ውስጤ የነገረኝን መልእክት መቼውም አረሰው። በቃ በጣም በጣም እንቅልፉ በጣም አይሎብኝ ማለት ነው። እዚያ አሸዋ ላይ ሄደህ ለሽ ብለህ ተኛ ብሎ። ያቺ ናፍቆቴ ዛሬ ድረስ በአእምሮየ ውስጥ አለች እና። እንደው ያን ሁሉ አለፌ ለማለት ነው አሁን እኔ ለመልስ ልል የፈለኩት ምን እንደሆነ ታውቃለህ? ያው ሁሉ አልፈን። ያው ሁሉ ቀን ረስተን ያን ሁሉ ቀን ተቋቁመን አልፈን ለምርቃን የበቃንበት ያቺ በዓል ቀን። ምን ልበል? ወይኔ እምባዬ ልታስመጣው በጣም ነው የምወደው። በጣም ነው ለኔ ልዩ ቀኔ ነው። የመጀመሪያ ዲግሪ በለው ምክንያቱም ታውቃለህ መቼም በፈተና ማለፍ ለኛ አዲስ አይደለም። ያ ቀን ልዩ የሚያደርግበት ምክንያት ለምን አልነግርህም ግን። ለምን ዝርዝር ብትን ፈታ ፈታ አድርጌ ለምን አልነግርህም። ለምን መሰለህ? ለምሳሌ በተለያየ ቀን የፈተና ቀኞችን ታልፍለህ። የስምንተኛ ክፍል ፈተናዎችን ታልፍለህ። ምክንያቱም ክልላዊ ሥለሆነ ማለት ነው ከክልል ተማሪዎች ጋር ነው የምትወዳደረው ከማታውቀው ጋር ማለት ነው። ሀገር አቀፍ ፈተናዎች አስረኛ ክፍል ተፈትኛለሁ። ናሽናል ኤግዛም የሚባለውን የሀገር አቀፍ ፈተና የሚባለውን ሁላ ሌላኛው ሁለተኛው ሀገር አቀፍ ፈተና ደግሞ የዩኒቨርሲቲ መግቢያ ፈተና የሚባለውን ኢንተራንስ ኤግዛም የሚባለውን ተፈትኛለሁ። እነዚህ ሁሉ ተፈትኜ ሳልፍ ግን። እነዚህ ሁሉ ተፈትኜ ሳልፍ ግን። በቃ አንደኛ ምኖረው ከቤተሰቤ ጋር ነው እናት አባቴ ከወንድሞቼ ከህቶቼ ጋር ከማወቋቸው ጎረቤቶች ጋር ስለነበረ ምንም እንደ አዲስ ባዓል አይከበርልህም እንዴ ማን ያከብርልሃል? እንዴ ሁሉም ተማሪ ነዋ የሚያልፈው ጓደኞች አይደሉ የሚያልፉ ከዚህ ውስጥ የወገ የወደቀ ቢኖር እና ከወደቁት ምትመደብ ኑረሀል እንዴ አንተ አረ አይነፍም ነው የሚሉህ። ሥለዚህ ምንድነው? የተለመደ ስራ እንቅስቃሴ አንተ የስራ አካል ነው ብለው ስለሚያስቡት ምንም አይነት ባዓል አይከብሩም። ነገር ግን የዩኒቨርሲቲው ልዩ የሚያደርገው ከዚህ ሁሉ በተለየ መንገድ። አንደኛ ዩኒቨርሲቲው እና ዩኒቨርሲቲዎች ያሉበት ሀገር አካባቢ በጣም ይለያያል ሁለት ቀን የመኪና መንገድ ይወስዳል። ተረድተህኛል አይደል? ሁለት ቀን ከሁለት ቀን በኋላ ነው ዩኒቨርሲቲ የምትደርሰው ወይም ከዩኒቨርሲቲ የምትነሳ ከሆነ ከሁለት ቀን በኋላ ነው። ቤት ምደርሰው እና ያን ያህል ሩቅ ስለነበረ። አስበዋል የቤተሰብ ናፍቆት አለ። የወንድሞች ናፍቆት የእናት ቁርስ ምሳ የምትበላው እንጀራ አለ ይቀርብሃል። እናትህ ማየት ይቀራል። ሁሉን ነገር ትተህ ነው በቃ በሩቅ ነው የምትኖረው። ያ አካበበው ጓደኞች አሉ የጓደኞቸ ትዝታ አለ። ያሳለፋቸው ጨዋታዎች ጊዜዎች አሉ። እነሱን ሁሉ ትተህ ያን ዩኒቨርሲቲ ትምህርት የተማርኩት። ገብቶሃል አይደል? እነዚህን ሁሉ ትቸ እነዚህ ሁሉ ቀርተው ናፍቆት እየበላኝ እያቃጠሉኝ ውስጤን ነው እየለበለቡኝ። ያ ሁሉ ተቋቁመን ችለን ነው። አምስት አመት ሙሉ በዩኒቨርሲቲ ፈተናዎች አልፈን ለምርቃን ስንበቃ ነው። አረ በስማአብ ያ ቀን እማ እኔ ልዩ ነው ልዩ ብለህ ስለጠየቅህ በጣም አመሰግናለሁ። ለምን መሰለህ? በጣም ልዩ ነበር ለኔ በጣም ልዩ በዓሌ ነበር ማለት ነው። ሥለዚህ ግን በዚህ ጥያቄ አማካኝነት የኔን ልዩ ባዓል ስላስታወስከኝ ከልብ አመሰግናለሁ ከልብ ከልብ አመሰግናለሁ። ቻው።

እሺ ወደ ስራ ምን ልብስ ወደ ስራ ምን ልብስ ትለብሳለህ? እንዴ ምንድነው አንተ ጥያቄው እንደዚህ ነው እንዴ? ወደ ስራ ምን ልብስ ትለብሳለህ? ወደ ስራ ስትሄድ ምን አይነት ልብስ ትለብሳለህ ብለህ አትጠይቀኝም እንዴ? እረ ተው። ወደ ስራ ስትሄድ ምን አይነት ልብስ ትለብሳለህ? ብለህ ብትጠይቀኝ እንዴ በጣም የሚመች ይደላኛል አልኩኝ ይሄን ጥያቄ ለመመለሰም ብዙ አልቸገርም ብዬ አስባለሁ። እንግዲህ ወደ ስራ ስሄድ ምን አይነት ልብስ ትለብሳለህ ካልከኝ። ጥሩ ጥያቄ ነው የሚሆነው። በቂ እና አጥጋቢ መልስ እንደማቀረብልህ ደግሞ ተስፋ አደርጋለሁ። ለምሳሌ ወደ ስራ ስሄድ ምን አይነት ልብስ እለብሳለው መሰለህ አንደኛ። ለምሳሌ ጊዜው ማን የሚለውን ነገር እወስናለሁ ለምሳሌ ጊዜው በጋ ከሆነ። ቀለል ያለ ሸሚዝ እንደገና ደግሞ ነጭ የሆነ ኮት። ማለት ቀለል እንዲህ አለ አይደለ ዝም ብሎ ከእነዚህ ከ ከአዲዳስ የሚባሉ ምርቶችን ታውቃለህ? እነሱ ምርቶች አሉ ቀለል ያሉ። ስትለብሳቸው ብዙ ማይክብዱ ነገር ግን ያው አንተ ትልቅ ስትሆን ደግሞ ለሸሚዝ ወይም ቲሸርት ለብሰህ አትወጣም። አይደለ ስለዚህ ቀለል ያለ ሸሚዝ ቀለል ያለ ኮት ነገር የሚመስል እሱን ትደረባለህ እሱን ደርቤ እወጣለሁኝ። ሌላው ደግሞ ሱሪ እንግዲህ እንዳገኘው በተለይ ልብስ ከጨርቅ የተሰፋ ሱሪን ብዙ ጊዜ አዝወትራለው ምክንያቱም በጋ ከሆነ ቀለል ስለሚል ስለማይሞቅ ማለት ነው። እሱን እጠቀማለሁ እንደገና ደግሞ ስትለብሰው ስትንቀሳቀስ ደግሞ አይከብድም። ቀለል በቀላሉ ከሰውነት ጋር ልክክ ስለሚል እሱን ለብሼ እጠቀማለሁ ማለት ነው። አመሰግናለሁ።

እሺ የተበላሸ ነገር ማስተካከል ትችላለህ? ወይ ነው የሚለው? አዎ እንዴ በጣም ነው የምችለው በጣም ነው የምችለው እችላለሁ ማስተካከል እችላለሁ። ለምሳሌ ግን ምንድነው የተበላሸ ነገር የሚለውን ነገር? መነሻ መውሰድ ይችላል ለምሳሌ የተበላሸው ነገር። የመብራት ገመድ ሊሆን ይችላል። ስለዚህ የመብራት ገመድ ከሆነ በትክክል ማስተካከል እችላለሁ ምክንያቱም የተበላሹን ገመድ በደንብ ስለማውቀው ማለት ከላሩን። ሽቦውን አይቼ ከለሩን መለየት ስለምችል የተበላሸውን ገመድ። ቀይሬ ማስተካከል እችላለሁ። ሌላኛው የ ድስት ለመጣድ የምንጠቀምባቸው ስቶቮች አሉ እነዚህ ማብሰያ የምንጠቀምባቸው ስቶቮች የነሱንም ተበላሽ መሆኑ ከታወቀ መቀየር መስተካከል ማብሪያ ማጥፊያቸውን መስተካከል እችላለሁ። እንዲሁም ደግሞ ኤሌክትሮሉን እንደዚህ የሚነዱ ኤሌክትሮኖችን እነሱን ደግሞ አንዱ ከተበላሸ አንዱ ቀይሬ በሌላ ባትሪ መተካት እችላለሁ። ለምሳሌ አንድ የራሴን ልምድ ልንገርህ። ባለፈው አመት የምጣዱ ሽቦ ዝም ብሎ ምን ምን ፈጠረ መሰለህ? መቃጠሉ አይታወቅም መንደዱም መበለሹቱም አያስታውቅም። ነገር ግን ምጣዱ ግማሹ ያበስላል ግማሹ ግን ማብሰል አይችልም። ስለዚህ እንደዚህ በሚሆንበት ጊዜ አየሁትና ምጣዱን ገነጣጠልኩ እና ፈታተትቼ አወጥቼ ሽቦውን በሙሉ አወጣሁና አስወግጄ ሌላ አዲስ ሽቦ ተክቼ አስቀምጠው ሰራለኝ። ስለዚህ የተበላሸ ነገር ማስተካከል ቻልኩ ማለት ይሄ አይደለም እንዴ ይሄ ነው እንዴ? ሌላኛው ልቀጥልልህ ምክንያቱም ብዙ ያስተካከልክዋቸው ስላሉ ብዙ የማስተካከል ችሎታ ችሎታዬም ተፈትኜ ያለፍኩኝ መሆኑን ማሳያ ምንድነው መሰለህ? እንደነገርኩህ ስቶቭ፣ አስተካክያለሁ የመብራት ገመድ፣ አስተካክያለው እንደውም ምጣድ፣ አስተካክያለው ብዬሃለው አይደለ? ባለፈው አመት ምን ሆነ መሰለህ? ቴሌቪዥኑ በረሮ ይገባበታል። ስለዚህ በረሮ ከገባበት በኋላ ውስጡ ላይ በረሮ እየሞተ እዛው ይገባል ይሞታል ይጠራቀማል ከዛ ከተጠራቀመ በኋላ። ምንም አይነት እንትን ማድረግ አልቻለም በቃ ሲሰራ ብልጭ ድርግም ይላል ይኮማተራል። እነ እንደዚህ እንደዚህ ሲሆን አይቼ። ምንድነው ብዬ አሰብኩ። እና ሄድኩኝ ሄድኩኝ እና መፍቻ ከባለሞያዎች ጠይቄ መጀመሪያ አናገርኩዋቸው ስነግራቸው አምጣው አሉኝ። አይ ለናንተ ማምጣት አይጠበቅብኝም ምናልባት ቀለል ያለ መፍትሄ ምትንትግሩኝ ከሆነ ነው ብዬ አልኩኝ እና ሄጄ ስጠይቃቸው ካላመጣሀው አንነግርህም አሉ። ከዛ መፍቻ አላቹ አልኩ ከዛ ገዝቼ መጣው። ገዝቼ መጣሁኝ እና ምን አደረኩ መሰልህ? ዩቱብ አየው። ዩቲዩብ ላይ ገብቼ ምንድነው ምልክቶቹን የማየው ምልክት በሙሉ ለዩቲዩብ ነገሩት። ነገርኩት እና ስነግረው ከዚያ በቅደም ተከትል ማስተካከል ያለብህ ነገር አለ ብሎ ነገረኝ። ምንድነው ስለው? አንደኛ ዲሹ ከ ውጭ ያለው ዲሽ በትክክል መቀመጡን አረጋግጥ አለኝ። የሳተላይት አቅጣጫውን ጠብቆ መቀመጡን አስተካክል ምክንያቱም ንፋስ፣ እንስሳት አልፈው ሲሄዱ ሊያበላሹት ስለሚችሉ እሱን አስተካክለው። አለኝ እሺ። ሁለተኛ ቴሌቪዥን ውስጥ በረሮ ከታችኛው ቺስ አካባቢ አለ አይደል? የንፋስ መግቢያ ተብሎ ወንፊት የሚመስል ነገር አለ የቴሌቪዥኑ ወንፊት የሚመስለው ክፍል ካዋላ ያለው እና ከታች ያለው እሱን በረሮ ሞልቶት ከሆነ ቴሌቪዥኑ ሲሰራ ንፋስ ማስገቢያ ኤር ሰርኩሌሽን አለው አይደለ እሱ ስለማያስገባበት ያፍነዋል። ስለሚያፍነው ሊቃጠልብህ ይችላል እና እሱንም አጽዳው አለኝ። ፈትቼ አጸዳሁት አጸዳሁት ፈትቼ ካጸዳሁት በኋላ በጣም አሪፍ ሆነ። ከዚያ ደግሞ ሲቀጥል ደግሞ ዲሹ ግመዱ ገመዱን ዝናብ ስለነበረ ማለት ነው ገመዱን ስቦት ዲሹ አቅጣጫውን ስቶ ነው። ከዚያ አቅጣጫውን ስቶ ሳየው በነገረኝ መሰረት አቅጣጫውን ምስራቃዊ አቅጣጫውን እና ምራባዊ ቅጣጫውን ሲነግረኝ ዩቱብ አይቼ ከዛ በኋላ በደንብ ሳስተካክለው አቅጣጫው ሳስተካክለው አልሰራም ብሎ ተበላሽቶ የነበረው ኦዲሽ ሰራለኝ። እንዴ? የተበላሸ ነገር ማስተካከል ማለት ከዚህ በላይ አለ እንዴ የለም? እኔ አለ ብዬ አልገምትም ስለዚህ የተበላሸ ነገር በትክክል ማስተካከል ከቻልን በትክክል ማስተካከል እችላለሁ። የሚለውን ነገር እንድቶስዱልኝ እፈልጋለው ምክንያቱም ይሄ ደግሞ በተግባር የተረጋገጠ ነው በተግባር ያረጋገጥኩት በተግባር ያየሁት ነው። ሰርቼ የተበላሸውን ገመድ ለመሳሌ ኤሌክትሪክ ገመዱን ንቅልቅል አድርጌ አስወግጄ እንደገና በአዲስ ስተካው ተበላሽቶ የነበረው ሳን በጨለማ ምክንያት ራት ሳንበላ አድረን የነበረ ሰዎች። የሚቀጥለው ቀን ጠዋት ተነስቼ ሁሉንም ገመድ እንደገና በአዲስ ቀይሬ የተበላሸውን ገመድ አሶግጄ ደናውን ቀጥዬ ስሰራው ሰርቶልኝ ተስተካክሎልኝ ቤተሰቦቼም ደስ በሎዋቸው ቀኑን አሳልፈን እና በዚህም በጣም ደስተኛ ነኝ። ስለጠየቀኝ ግን አመሰግናለሁ መልካም ቀን እንዲሁልህ እመኛለሁ። ቻው።